የአካል ብቃት እንቅስቃሴ ታደርጋለህ ይላል እንግዲህ ያው የአካል ብቃት እንቅስቃሴ አደርጋለሁኝ። ብዙ ጊዜ ጠዋት ጠዋት እየተነሳው ቢያንስ በሳምንት ሶስት ቀን አራት ቀን አምስት ቀን። ከሶስት ቀን ጀምሬ። እንደ አስፈላጊነቱም አካል ብቃት እንቅስቃሴ አደርጋለሁ ብዙ ጊዜ ከጓደኞቼ ጋር። በግሩፕ ወይም በቡድን በመሆን እንቅስቃሴዎችን እናደርጋለን ጠዋት ጠዋት አስራ ሁለት ሰዓት ጀምረን እስከ አንድ ሰዓት ተኩል ሩብ ጉዳይ እስከሚሆን ድረስ የአካል ብቃት እንቅስቃሴዎችን እናደርጋለን ማለት ነው። እና የአካል ብቃት እንቅስቃሴ በጣም ማድረግ በጣም ጠቃሚ ነው። ለሰው ልጅ ስፖርት ከብቃት እንቅስቃሴ ያው ጤንነትን ለመጠበቅ እንደ ጉንፋን ደም ግፊት ጨጓራ የመሳሰሉ በሽታዎችን ለመከላከል። አዘውትረን መጠቀም አለብን መስራት አለብን ማለት ነው። ስለዚህ ከተቻለ ቤታችን ላይ ሌላ ሩቅ ቦታም እንኳን ባንሄድ ቤታችን ላይ ቁጭ ብለን። እንቅስቃሴዎችን ማድረግ ከቤት ከልጆች ጋር ከባለቤት ጋር አጠቃላይ ቤተሰቡ በግቢ ውስጥ ቤት ውስጥ። በቴሌቪዥን ፕሮግራም የሚተላለፉ የስፖርታዊ እንቅስቃሴዎች አሉ ከእነሱ ጋር ተከትሎ አብሮ በመስራት እነዚህን እንቅስቃሴዎች ማድረግ ይቻላል ማለት ነው። ምክንያቱም ያውቃል ብቃት እንቅስቃሴ ብዙ ጥቅሞች አሉት አእምሮ እንዲዳብር ስራዎችን በተቀላጠፈ ሁኔታ እንድንሰራ። በሽታ የመከላከል አቅማችንን እንዲጨምር በተለይ በጉንፋን የመያዝ እድላችን ስፖርት ከሰራነ በጣም ቀላል ነው የሚሆነው ማለት ነው። ስለዚህ የአካል ብቃት እንቅስቃሴ አዘውትረን በየእለቱ ልክ እንደማንኛውም የእለት ተእለት ስራችን በየቀኑ ፕሮግራም አውጠን እንቅስቃሴ በጋራ ወይም በግል መስራት አለብን ማለት ነው። ካልሰራን ግን ያው ሰውነታችን አንደኛ ስራ የመስራት አቅሙ እየተዳከመ ይሄዳል። በሽታ የመከላከል አቅሙ እየተዳከመ ይሄዳል እኛም በአእምሮአችንም በጣም ነገሮችን የመስራት በፍጥነት የማካሄድ አቅሙ ጉልበቱም እያነሰው ይሄዳል ማለት ነው። ስለዚህ ብዙ ጊዜ ሰዎች በተለይ እድሜ ገፋ እያለ በሄደ ቁጥር በደንብ በፕሮግራም በእቅድ መሰራት አለበት። አለዛ ያው የሰውነታችን እየደከመ የደም ዝውውራችን እየተስተጓጎለ። የምግብ አወሳሰዳችን እየተበላሸ ምክንያቱም ስፖርት ካልሰራን ምግብ በትክክል አይፈጭም። ስለዚህ ምግብ ካልተፈጨ ደግሞ ምግብ የመብላት ፍላጎታችን ዝቅተኛ ይሆናል። ስለዚህ ምግብ ካልበላን ደግሞ ያው ሰውነታችን እየቀነሰ እየቀነሰ ጡንቻዎች እየላሉ የሰውነታችን ጡንቻዎች እየቀነሱ እየላሉ እየጠፉ ይሄዳሉ ማለት ነው። እና ማንኛውም ሰው እንቅስቃሴ ማድረግ አለበት የእለት ተእለት ተግባሩ ማድረግ አለበት። በእግር በየቀኑ ለተወሰነ ደቂቃ መጓዝ አለበት ከስራ ቦታ ወደ ቤት። ወክ አድርጎ በእግር ጉዞ አድርጎ መሄድ አለበት የሶምሶማ ሩጫ መሮጥ አለበት። ሩጫ እንዲሁም ሌሎች ስፖርታዊ እስቃሴዎችን ማድረግ አለበት። ይሄን ካደረገ ያው ምግብ ደግሞ ያስፈልጋል የተመጣጠነ ምግብ መመገብ አለበት። ከፕሮቲንም ከበሽታ ተከላካዩም ከአትክልቱም ከስጋውም ከእንቁላሉም እንዳለው እንደ ቤቱ ሁኔታ መመገብ አለበት በሽታውን በሽታዎችን ለመከላከል ማለት ነው። ስለዚህ የአካል ብቃት እንቅስቃሴ በአሁኑ ሰዓት በመንግስት ደረጃም ትልቅ ትኩረት ተሰጥጦት እየተሰራ ያለበት ነው። መንግስት የተለያዩ አሳዶችን በመቅጠር ማህበረሰቡ በጋራ አስፓልት ላይ በመውጣት ስፖርት ሜዳ በመሄድ ስፖርታዊ እንቅስቃሴዎችን ያደርጋል። ስለዚህ በጋራ ሲሆን ደግሞ ደስ የሚል ስሜት አለው በጣም ሰው ደስተኛ ይሆናል። በጋራ ማህበራዊ ኑሮን ያሻሽልበታል ሶሻል ላይፉን ማለት ነው። ስለዚህ እንደዚህ አይነት ነገሮች በጣም እየጎለበቱ ይሄዳሉ። ሰው ብቸኛ የሚሆን ከሆነ ለምሳሌ ወደ ስፖርት ቤት ቢሄድ ከዛ ብዙ ጓደኞችን ማፍራት ይችላል። ከዛ ደግሞ የመጠያየቅ አንዳንድ ችግር ሲኖር የመወያየት ችግሮችን በጋራ የመፍታት አንድ ሰው የሆነ ችግር ሲያጋጥመው በጋራ ሄዶ የማወያየት ነገሮች በጣም እነዚህ ማህበራዊ ህይወት የሚባሉት እየጎለበቱ ይሄዳሉ ማለት ነው። ለምሳሌ እኔ ስፖርት የተወሰነ ጊዜ ጀምሬ ነበር። በዚያ በስፖርት ምክንያት የተዋወቅኳቸው ብዙ ጓደኞች አሉ። ይሄ ኳስ ስንጫወት። አብረን በመጫወት አብረን በመጠራራት አብረን እንሂድ ከልክ ከስራ መልስ። አስራ አንድ ሰዓት ተኩል ላይ ተነስተን ወደ ስፖርት ሜዳ እንሄዳለን። ስለዚህ እነዚህን ሁሉ ስራዎች

የምትወደው አትክልት ምንድነው? ይላል እንግዲህ ያው እኔ የምወደው አትክልት አትክልት በጣም ነው የምወደው ለበሽታ የመከላከል አቅም ይጨምራል አትክልት ነገሮችን ስንመገብ። ሰውነታችን ጥንካሬ ይጨምራል ስለዚህ አእምሮአችን ይዳብራል የአስተሳሰባችን በአጠቃላይ ብዙ ጥቅሞች አሉት አትክልት መመገብ። ከነዛ ውስጥም አንደኛ ኢኮኖሚካልም በኢኮኖሚ ደረጃም በቀላሉ ዋጋ በየእለት ከእለት ምግባችን ውስጥ ሊኖሩ የሚችሉ በቀላሉ ዋጋ ብዙ ውጭ ሳናወጣ። ልንጠቀማቸው የምንችላቸው ናቸው። ስለዚህ አትክልት ከሚባሉት ውስጥ እንደ ጎመን ሰላጣ። የመሳሰሉት ከፈራፍሬዎች አፕል ብርቱካን ሙዝ ሎሚ የመሳሰሉት ነገሮች። እነዚህ በየእለቱ በብዛት ሳይሆን በትንሽ በትንሹ በየእለቱ መመገብ ከቻልን ጤናችንን መጠበቅ እንችላለን ማለት ነው። ስለዚህ የአትክልት በጣም በተለይ ጎመን በገጠሩ የሀገራችን ክፍል በኢትዮጵያ በጣም ብዙ ጎመን ምርት አለ። በተለይ ወደ ሰኔ አካባቢ ሰኔ ሀምሌ ነሀሴ በጣም ምርቱ አለ ከዛ በኋላም መስከረም ጥቅምት ህዳር በተወሰነ መልኩ ይኖራል። ወደ በጋው ታህሳስ ጥሪ ካቲት መጋቢዝ ደግሞ በተወሰነ መልኩ ውሃ በመገደብ የሚያለሙ ሰዎች አሉ ማለት ነው። ስለዚህ አትክልት የሚያደርጉ ሰዎች አንደኛ በኢኮኖሚ በጣም እየተሻሻሉ ነው። ሰውም ተጠቃሚም አላቸው በተለይ በበዓል ወቅት ሰው በጣም ይጠቀማል። ስለዚህ በዚያን ወቅት በሰፊው አምርተው ወደ አምርተው ወደ ገበያ ቢሸጡ የተሻለ ገንዘብ ማግኘት ይችላሉ ማለት ነው። ስለዚህ አትክልት እኔም ብዙ ጊዜ ከምበላው ምግብ ጋር በየእለቱ ጎመን ይኖራል ማለት ነው። የአበሻ ጎመን አለ። የፈረንጅ ጥቅል ጎመን የሚባለው አለ ስለዚህ እኔ ደግሞ ከነዚህ ከሁለቱ ደግሞ በጣም የተሻለ ሞዶ ደግሞ የሀበሻ ኮመን አረንጓዴ ነው። አሁን ደስ ብሎኝ የምንመገበው ለሰውነትም በጣም ብዙ ጥቅሞች አሉት። በጣም ለምግብን ሽርሽሪት የሚጠቅም በሽታ በመከላከል በተለያዩ ነገሮች ጠቀሜታ ያለው ስለሆነ ጎመንን እኔ በጣም አብዝቼ ነው የምወደው። በተለይ ልጅ እያለሁ ጎመን እኛ አካባቢ ያው ወሰኔ አካባቢ በተለይ በብዛት ይመረታል። ለዚህ በትንሽ እንጀራ ብዙ ጎመን ይመጣልን ነበር። እና ያኔ በጣም ጎመን እንጠላው ነበር። ምክንያቱም በትንሽዬ እንጀራ ብዙ ጎመን ያው ጎመን ደግሞ ሲበዛ ያው ብዙ ጥቅሙ ያኔ ያለው ብዙ ጥቅም የለውም። በትንሽ በትንሹ በየቀኑ ሲሆን ነው የሚጠቅም። እና እኔም በዛ ልክ ያ ሲመጣ ያቺን ደረቋን እንጨራ እበላና ጎመኑን እመልሰው ነበር። እንደውም እንደዛ እንደዛ እያልኩኝ መጨረሻ ላይ ጎመን አልወድም እስከማለት ደረስኩኝ። እና የሆነ ጊዜ እንደውም የሆነ ፕሮግራም ተካሂዶ ቤት ላይ ጎመኔው በአብዛኛው በትንሽ በትንሽ ነው የሚያደርግ እና እንዲህ ታክስ ስቴት ጎመን አልበላም። ሲባል ትሰማ ነበር እኔን። ስለዚህ ያኔ ምንድነው ልክ ለሰዎች እያደረገች እያደረገች መጣች እና ከእኔ ጋር ስደርስ አለፈችኝ ማለት ነው። እንዴ አድርጊልኝ እንጂ። ብዬ ስላት እንዴ አንተ ማታ አትበላም እኮ ጎመን አትወድም አለችኝ? እና አይያኔ እኮ እንደዚህ ስለሚበዛ ብዙ ስለሚሆን ስለሚሰለቸኝ ሁሌ በቃ እንደዛ ስለሆነ ነው እንጂ። አሁንማ በስርዓት የተዘጋጀ ምግብ እበላለሁ ሁሌ። መመገብ ደስ ይለኛል ብዬ እዛ አስጨምሬ በላሁ ማለት ነው። ስለዚህ ልክ እንደዚህ አይነት አጋጣሚዎች አሉ። እና ጎምን ከሽንኩርት ጋር ከዘይት በዘይት በሽንኩርት በጣሪያ በጣም ሲቀላቀል በጣም ነው የሚጣፍጠው። እና በጣም ጥሩ የሆነ ምግብ አለ ነው ማለት ነው። ስለዚህ ጎመን ከሌሎች ጎመን ጋርም ተቀላቅሎ የመሰራት እድል አለው። በገንፎ መልክ ከዱቄት ከስንዴ ዱቄት ከጤፍ ዱቄት ጋር በገንፎ መልክ ሊሰራ ይችላል። ከዱባ የሚባል ምግብ አለ ስለዚህ ከዱባ ጋር አንድ ላይ ተቀላቅሎ ይሰራል። ከድንች ጋር ይሰራል እና በጣም ይጣፍጣል። በተለይ ደግሞ ጎመን ባይብ አይብ አለ ጎመን ባይብ በጣም ነው የሚጣፍተው። ስለዚህ ልክ ገጠር ላይ እያለሁ ቤተሰብ ጋር ማዘር ጋር እያለሁኝ እንደዚህ አይነት ምግቦችን ትሰጠኝ ነበር። ማዘር እና ልክ አይብ በጣም ይጠፍታል ቤተሰብም ደስ ብሎት የሚመገበው ምግብ ነው ማለት ነው። እና ጎመን ካሉት አትክልቶች እወዳለሁ። ከፍራፍሬዎች ደግሞ ሎሚ ብርቱካን አፕል በጣም የምወዳቸው ፍራፍሬዎች ናቸው

ብስክሌት ትጋልባለህ ይላል እንግዲህ አዎ ብስክሌት መጋለብ እችላለሁኝ ብስክሌት መጋለብ የጀመሩት በልጅነቴ የጀመረው ነው። በልጅነቴ አጎቴ ወደ ቤት ብስክሌት ይዞ ይመጣ ነበር። እና ልክ ብስክሌቷን አቁሞ ቤት አካባቢ የእሱ ቤት ውስጥ ቁጭ ሲል እኔ ያቺን ብስክሌት ይዤ እነዳ ነበር ለምን እሞክር ነበር እለማመድ ነበር ማለት ነው። እና እሱም ይፈቅድልኛል ስለዚህ በዛን ጊዜ በዛች አጋጣሚ ብስክሌት ልክ እሷ መጥቶ ሲቆም እኔ መንገድ ቤታችን አስፋልት ዳር ነው። የከብቶች መቆሚያ ሜዳ መስክ የሚባል ማለት እዚያም እየወሰዱኝ ተለማመድኩኝ መንዳት ቻልኩኝ ማለት ነው። ስለዚህ ከዛን ጊዜ ጀምሬ ባገኘሁት አጋጣሚ ሁሉ ብስክሌት እናዳለሁ። ምክንያቱም ብስክሌት መጋለብ ብዙ ጥቅሞች አሉት ብዙ ሰው ብስክሌት ቢጠቀም ጥሩ ነው። ለጤናውም ለኢኮኖሚውም ማለት ነው። ስለዚህ አንድ ሰው ብስክሌት በብስክሌት ሲሄድ። አንደኛ ብስክሌት መጋለብ ስፖርት ነው የስፖርታዊ እንቅስቃሴ ነው ስለዚህ ሰውነታችንን የአካል ብቃት እያሰራ ነው የአካል ብቃት እንቅስቃሴ እያሰራ ነው የምንሄደው ማለት ነው። ስለዚህ ከተለያዩ በሽታዎች እንጠብቃለን ከጉንፋን ከ ደም ግፊት ከስኳር ከመሳሰሉት በሽታዎች እነዚህ የማይተላለፈው የሚባሉ በሽታዎች አሉ። መድሃኒትም በደንብ የሌላቸው ማለት ነው። ስለዚህ እነሱን በሽታዎች ለመከላከል ብስክሌት መጋለብ ደስ ይላል ማለት ነው። ከዛ በተጨማሪ ሌላው ጥቅም ብስክሌት በምንነዳበት ጊዜ አንደኛ ብስክሌት ሞተር አልባነት ስለዚህ ምንም አይነት ነዳጅ አትጠቀምም። ስለዚህ በጣም ኢኮኖሚካል ናት ማነው አንዴን እንገዛታለን ስለዚህ ለብዙ ጊዜ ለብዙ አመት በተወሰነ ጥገና እንጠቀምባታለን ማለት ነው። ከዛ በተጨማሪ አዎ ነዳጅ ስለማትጠቀም ጭሳ አልባ ናት ጭስ የላትም። ጭስ ደግሞ ያው አካባቢን የሚበክል በተለይ በአለማችን ያሉ መኪኖች የሚያወጡት ጋዝ አለምን እየበከለ ያለበት ሁኔታ ነው። ያለና ብስክሌት ስንጠቀም ግን ምንም አይነት ብክለት የሌለበት ስለሆነ። ምንም አይነት ጋዝ ወይም ቤንዚን ናፍታ የማንጠቀም ስለሆነ። በጣም ለኢንቫይሮመንት ለአካባቢ ብክለት ጽዳት ወሳኝ ነው ማለት ነው። ብስክሌት መጋለብ ከዛ በተጨማሪው ደግሞ ከተለያዩ ግፊቶች ግፊቶች ማለት ያው በራ የራሳችን የሆነ በቀላሉ ዋጋ ልንገዛት የምንችል ስለሆነ ከቦታ ቦታ መንቀሳቀስ እንችላለን ከምንፈልገው ቦታ ታክሲ ከምንይዝ መኪና ከምንይዝ ሰው ጋ ከምንጋፋ የራሳችንን ብስክሌት ጋልበን የምንፈልገውን ስራ ሰርተን መመለስ እንችላለን ማለት ነው። ስለዚህ ብስክሌት መጋለብ ብዙ ጠቀሜታዎች አሉት። እና እኔም ያው ያንን ስለምገነዘብ በርግጥ አሁን የራሴ የሆነ ድስክሌት የለኝም ግን ባገኘሁት አጋጣሚ ብዙ የኪራይ ብስክሌቶች ስላሉ ከዛ እየተከራየሁ እጋልባለሁ ማለት ነው። ለምሳሌ አሁን በቅርብ ከጓደኛዬ ጋር ጌች የሚባል ጓደኛ ላይ ከእሱ ጋር አብረን እጋልበናል ማለት ነው። የኪራይ አግኝተን ፍሬን ነበርነው ወክ ስናደርግ አቀጣሚ አካባቢ ልጆች ብስክሌት ሲያከራዩ አየናቸው እና ከዛ ተከራይተን የተወሰነ እንቅስቃሴ አደረግን ማት ነው። ሜዳ አለ ኳስ ሜዳ አለ እዚያ ላይ ሄደን የተወሰነ ዙሮችን ዙረን በክፍያ ሰውነታችንን ዘር ዘና አድርገን አእምሮአችንንም ዘን አድርገን ወደ የምንፈልገው ቦታ ሄድን እንሄዳለን ማለት ነው። ስለዚህ ብዙ ሰው ቢለምጠው ቢያዘወትረው ጥሩ ይሆናል። በተለይ በአሁኑ ሰዓት ያው የአካባቢ ትክክለት የሙቀት መጠን በየቦታው እየጨመረ ያለበት ሁኔታ ነው ያለን። በወረዶች በሙቀት እየቀለጡ ነው ያሉት የተለያዩ በሽታዎች በ በ በመኪና በሚወጡ ጭሶች አካባቢውን እየተበከለ የተለያዩ በሽታዎች እየተፈጠሩ ነው ያሉት። እና ይህንን ለመቆጣጠር ደግሞ እንደዚህ አይነት ሞተር አልባ የሆኑ የመጓጓዣው አይነቶች በጣም በመንግስት ደረጃ በትልቅ ፖሊሲ እየተደገፉ ያሉበት ሁኔታ። በተለይም በሀገራችን ያው በአብዛኛው መንገዶች የራሳቸው የሆነ የብስክሌት መንገድ የላቸውም። ስለዚህ ይህንን የብስክሌት መንገድ ደግሞ መንግስት በልዩ ሁኔታ ትኩረት ሰጥቶ እየሰራበት ያለው ሁኔታ ነው። ያለና በጣም ጠቃሚ ነው ማለት ነው።

ጥላ ወይስ ፀሀይ ትመርጣለህ? ይላል እንግዲህ ጥያቄው ስለዚህ ከጥላና ከፀሀይ የቱን እንደምመርጥ ነው የተጠየኩትኝ ስለዚህ እውነት ለመናገር የምመርጠው ጥላ ነው። ጥላ ይሻላል ግን ፀሀይን የምመርጥበት ሁኔታ አለ ወቅት አለ ማለት ነው። ጥላ ያው ፀሀይ እንዳይመታን ብዙ ጊዜ የምንጠቀመው ነው። ስለዚህ ፀሀይ ሁሌ የምንመታ በፀሀይ እንትን የምንል ከሆነ ደግሞ የራሱ የሆነ ጉዳት አለው። ፀሀይ ፀሀይ ያው ቆዳችንን ያበለሻል ያጠቁራል ለተለያዩ በሽታዎችም ሁሌ ፀሀይ ላይ የምንሆን ከሆነ ሊያጋልጥ ይችላል ማለት ነው። ግን በተወሰነ መልኩ ቅዝቃዜ ቆይቶ ልክ ሰውነታችንን ቀዝቅዞት ሙቀት የሚያስፈልግን የሚያስፈልግበት ጊዜ ይኖራል። ለምሳሌ ሻወር ልንወስድ እንችላለን። ዝናብ ሊመታን ይችላል። ወይም ሌላ የሆነ ስራ ስንሰራ ቆይተን ቀዝቃዛ የሆነ ቦታ ቆይተን አንዳንዴ በተለይ ጠዋት አካባቢ ፀሀይን እንሞቃለን ቁጭ ብለን ምክንያቱም ፀሀይ የራሱ የሆነ ጥቅምም ስላላት ማለት ነው። ፀሀይ ያው ቫይታሚን ዲ እናገኝባታለን ስለዚህ ፀሀይ የምንመርጥበት አጋጣሚ ይኖራል ማለት ነው። በተለይ ልጆች ጠዋት ጠዋት አካባቢ ያው ፀሀይ ይሞቃሉ ፀሀይ የሚሞቁበት ምክንያት ያው ትልቅ የሆነ ለአጥንት ጥንካሬ ለሰውነታቸው ጥንካሬ የሚያስፈልግ ቫይታሚን ዲ የሚባል ንጥረ ነገር ከፀሀይ ብርሃን ስለሚገኝ ማለት ነው። ስለዚህ ሁሌ ልጆች ሶስት ወር ከሆናቸው በኋላ ወይ ሁለት ወር ከሆናቸው በኋላ እስከተወሰነ አመት ድረስ ጠዋት ጠዋት ላይ ወጥተው ሰውነታቸው በሙሉ ፀሀይ ይሞቃል ማለት ነው። ስለዚህ ያን ፀሀይ ሲያገኙ በሰውነታቸው ጥንካሬ ያገኛል ቫይታሚን ዲ የሚባለው ንጥረ ነገር ያገኛሉ ማለት ነው። ስለዚህ ፀሀይም በዚህ መልኩ ይጠቅማል ማለት ነው። ግን አሁን እንደ ትልቅ ሰው ካየነው ምንድነው? ጥላ ላይ ነው የምንውለው ያው ብዙ ጊዜ ቀን ከሶስት ሰዓት ጀምሮ እስከ አስራ አንድ ሰዓት አካባቢ በጣም ፀሀይ አለ። ስለዚህ እዚያ ፀሀይ ላይ ደግሞ መሆን የራሱ የሆነ ጉዳት ይኖረዋል ማለት ነው። ለበሽታ ያጋልጣል ለተለያዩ ሰውነታችን የመጥቆር ነገር ያመጣል። ስለዚህ ያንን ጥላ ላይ በመሆን ነው የምናሳልፈው ማለት ነው። ሰዎች ቤትን የሚሰሩት በአብዛኛው ምንድነው? ወይም ልብስ የሚለብሱት ከፀሀይ ንክኪ ነፃ ለመሆን ምክንያቱም ከብርድ እና ከፀሀይ ነፃ ለመሆን ነው። ስለዚህ ፀሀይ ላይ ሁሌ ቁጭ የምንል ከሆነ በጣም አደገኛ የሆነ ነገር ስለሚሆን ጥላ ላይ እንሆናለን። መንገድም እየተጓዝነ ከሆነ ጃንጥላ የሚባል አለ ስለዚህ ጃንጥላ ተጠቅመን ፀሀይ ልንከላከላለን ማለት ነው። ስለዚህ ያ ዣንጥላ አደገኛ ከሆኑ ከፀሀይ ጨረሮች ይከላከልልናል ማለት ነው። ጥላ ይሰጠናል ማለት ነው። ስለዚህ ብዙ ጊዜም ስራም ስንሰራ ፀሀይ እንዳይነካን ፀሀይ እንዳያገኘን ጥላ ቦታ ገበሬዎች እንኳን ራሱ ስራ በሚሰሩበት ጊዜ የግብርና ስራ በሚሰሩበት ጊዜ የነሱ ስራ ውጭ ላይ ነው የሚሆነው። ውጭ ፀሀይ ላይ ነው ሁሌ የሚሰሩት ስለዚህ በዛን ወቅት ምንድነው? የሚያደርጉት ጊዜያዊ መጠለያ ያስቀምጣሉ ወይም ይሰራሉ ማለት ነው። ያ ጊዜያዊ መጠለያ ምንድነው? አንዳንዴ አረፍ የሚሉበት ለምሳሌ ምሳ ሲበሉ ውሃ ሲጠጡ የሆነ ምግብ እንትን በሚሉበት ጊዜ በዚያው እረፍት እየወሰዱ ነው ማለት ነው። ስለዚህ ወይም ደግሞ ቀን ላይ በጣም ፀሀይ ሲበዛባቸው የፀሀይ ሙቀት ሲያስቸግራቸው እረፍት ይወስዳሉ እና ያቺን ጊዜያዊ መጠለያ እንደ ጥላ ይጠቀሙበታል ወይም ደግሞ ተፈጥሯዊ የሆኑ ዛፎች አሉ። ዛፎች እንደ ባህር ዛፍ ብሳና ግራር ዋንዛ ግራዋ የሚባሉ የተለያዩ የዛፍ አይነቶች አሉ። ስለዚህ እነዛ የዛፍ አይነቶች እንደ ጥላ እንጠቀምባቸዋለን። በተለይ አሁን በግብርናው ስራ ይበራያልና እህል ይወቃል ተሰብስቦ አውድማ ይባላል እዚያ አውድማ ላይ እህሉ ከተደረገ በኋላ ይወቃል። በከብት እግር ማለት ነው። ስለዚህ ሰዎች በጋራ ያንን እነዛን ከብቶች እያበራዩ እህሉን ከፍሬውን ከገለባው ይለያሉ ማለት ነው። ስለዚህ ያን በሚያደርጉበት ሰዓት የተወሰነው ሰው ሲሰራ የተወሰነው ሰው ይቀመጣል ሁሉም ሰው አይሰራም እና የተወሰነው የሚቀመጥበት ደግሞ ወይ የሆነች ጎጆ ያዘጋጃሉ ጊዜያዊ ጎጆ ወይ ደግሞ ብሳና ነገር የሆነ ዛፍ መጠለያ ያዘጋጃሉ እዛ ላይ ቁጭ ብለው ከጥላ ከፀሀይ ይከላከላሉ

መዋኘት ትችላለህ ይላል እንግዲህ መዋኘት እችላለሁኝ ውሃ ዋና ማለት ነው። ስለዚህ ውሃዋና ያው እኔ የገጠር ልጅ እንደመሆኔ በልጅነቴ ምንድንነው? ከብት በግ ጥጃ ፍየል ሳግድ ስጠብቅ ነው። ያደጉት እና በዚያን ወቅት ምንድንነው? ወንዝ አለ መስክ አለ ከዛ ደግሞ ወንዝ አለ ያንን መስክ አቋርጦ የሚሄድ ስለዚህ። እዛ ላይ በምጠብቅበት ሰዓት ከጓደኞቼ ጋር በመሆን የውሃ ዋና ልምምድ እናደርግ ነበር። እንደውም ቤተሰቦቻችን ውሃ ይበላችኋል ወደ ውሃ ትአትጠጉ አትግቡ ይሉናል እና እኛ ግን በዛን ወቅት ምንድንነው የምናደርገው? ያው እየተደበቅን ወላጆቻችን ሳያዩን ወይም ትልልቅ ሰዎች ሳያዩን ውሃ ዋና እንገባለን እንለማመዳለን ማለት ነው። በትንሽዬ ጥልቀት ካለው ውሃ ላይ ማለት ነው። ስለዚህ እዚያ በዛን ወቅት ልክ ከብቶችን እዛው እየጠበቅን ልክ ፀሀይ በሚሆንበት ጊዜ የፀሀይ ብርሃን ጨመር ሲል ሙቀቱ ሲጨምር እኛ ወደ ውሃዋና እንገባለን ማለት ነው። በዚያን ወቅት ያው ከብዙ ልምምድ በኋላ ጓደኞቻችን በመረዳዳት የተለያዩ የመዋ የመዋኛ ዘዴዎችን በመጠቀም እንደ ቅል ፕላስቲክ የሆኑ ነገሮችን ወገባችን ላይ በማሰር ውሃው እንዳያሰጥመን ማለት ነው። እነዚህን ነገሮች እያደረግን ውሃ መዋኘት ተለማመድን ማለት ነው። ከዛ በኋላ ልክ እየተለማመድን እየተለማመድን ከብዙ ልምምድ በኋላ በጣም ጥልቅ ከሆነው ሀይቅ። ወይም ደግሞ ትልልቅ በክረምት ሰዓት ውሃ እኛ አካባቢ ይሞላል በጣም ዝናብ ሲዘንብ ወንዞች ይሟላሉ እና እነዛ ወንዞች ሲሞሉ እኛ ደግሞ በቃ ውሃዋና ብርቅ ነው። በቃ እንዋኛለን ማለት ነው ወላጆቻችንም ቢያዩን ከዛ በኋላ በደንብ ስለምንችል እንደቻለን ካወቁን እነሱም ብዙ ቁጥጥር አያደርጉብንም ማለት ነው። እና ልክ ዝናብ ዘንቦ ሲበራ ያው ወንዞች ይሞላሉ ስለዚህ በሚሞሉበት ሰዓት እኛ ውሃዋና እንዋኛለን ውሃ እንዋኛለን ማለት ነው። ውሃዋና ያው ብዙ የጤና ጥቅሞች አሉት ስፖርታዊ እንቅስቃሴ ነው። ስለዚህ አንደኛ ለጤንነታችን ሙሉ አካላችንን ስለሚያንቀሳቅስ ጤነኞች እንሆናለን ጠንካራ እንሆናለን ምክንያቱም የምናወጣው ሀይል አለ ውሃን ለመግፋት በምንዋኝበት ጊዜ የምናወጣው ሀይል አለ ስለዚህ ያ ሀይል ደግሞ ጥንካሬን ይሰጠናል ማለት ነው። ጠንካራ እንድንሆን በአተነፋፈሳችን የምግብ ስርዓታችን የተስተካከለ እንዲሆን ይጠቅማል ማለት ነው። እና ውሃ ያው እንዋኛለን ያው በልጅነታችን እንደውም ውሃዋና መዋኘት ከቻልኩኝ በኋላ ከራቅ ወዳለ ጥልቀት ወዳለው ቦታ እየሄድን ርቀት ቦታ እየሄድን እንዋኝ ነበር። ከጓደኞቼ ጋር በዚያን ወቅት ምንድንነው? ከብቶችን እየተቆያየን አንዱ ሲጠብቅልን አንደኛው እንሄዳለን ከዛ ጥልቅ ወይም ደግሞ በጣም ሀይቅ ከሆነው ጥልቅ ከሆነው ውሃ ላይ ገብተን እንዋኛለን ያው ችሎታ ካለን እዛ ጋ ገብተን ዋኝተን ራሳችንን ዘና አድርገን አእምሮአችንን በጣም ፈታ አድርገን ወደ ከብቶቻችን እንመለሳለን ማለት ነው። እና በልጅነታችን ያው ይሄን ሁሉ ግን የምናደርገው ያው ቤተሰቦቻችን ሳያዩን ነው ተደብቀን ነው። የምናደርገው ምክንያቱም አንደኛ ከብቶችን ጥለን ወደ ሌላ ቦታ ስንሄድ ያው ከብቶች የሰው አዝመራ የሰው እህል ሊበሉ ይችላሉ በዚያን ወቅት ደግሞ ድንገትም ከደረሱብን ይቆጡናል ማለት ነው። ይገርፉናል ሁሉ ስለዚህ ያንን ለማድረግ ምንድነው ቤተሰቦቻችን በማይመጡበት ሰዓት ለምሳሌ ቀን ስድስት ሰዓት አካባቢ ምሳ ይዘውልን ይመጣሉ ወይም ደግሞ ወደ ቤት ለምሳ ይሰዱናል በዚያ ሰዓት እኛ እንደዚህ አይነት ስራዎችን አንሰራም ነበረ። ስለዚህ ልክ እንደነሱን እያየን እነሱ በማይመጡበት ሰዓት እየጠበቅን እንዋኝ ነበረ ማለት ነው። ከዛ ውጪ ግን አሁን ትልቅ ከሆንኩኝ በኋላ የተለያዩ ቦታዎች ላይ ውሃ የመዋኘትት እድል አጋጥሞኛል። ለምሳሌ አዋሳ ዩኒቨርሲቲ ነው የተማርኩት አዋሳ በምኖርበት ጊዜ የውሃ መዋኛ ሙቅና ቀዝቃዛ መዋኛ ያለው እንደ ጸበል አይነት ውሃ አለ። ስለዚህ ወደዛ ሄጄ የመዋኘት እድል አጋጥሞኝ ነበር። እና በጣም ደስ የሚል ስሜት ነበረው። ምክንያቱም ከሄድነው ጓደኞቼ ውስጥ የተወሰኑት ውሃዋና የማይችሉ ነበሩ እና የተወሰነዎች ደግሞ እንችል ነበር እና የማይችሉት በጣም በእኛ ይቀኑ ነበር በጣም እንዴት ቻላችሁ ምናምን እያሉ ይደሰቱ ነበር። እና በጣም ያስደስታል

የዝናብ ውሃ ትሰበስባለህ ይላል እንግዲህ ጥያቄው ስለዚህ መልሴ አዎ ነው የሚሆነው ምክንያቱም የዝናብ ውሃ ብዙ ጥቅሞች አሉት ለብዙ አገልግሎቶች ይውላል ማለት ነው። በተለይ በአሁኑ ሰዓት አሁን እኔ በምኖርበት ከተማ የውሃ እጥረት አለ። ውሃ የምትመጣው ከአሥራ አምስት ቀን አንዴ ነው። ወይም ከሁለት ሳምንት አንዴ ነው። ስለዚህ ይቺ ባንቧ የምትባላት ማለት ነው የባንቧ ነው የምትጠቀመው ስለዚህ ይሄዋ ደግሞ በሮቶ አጠራቅማለሁ። ሮቶ አለ ትልቅ ሮቶ በዛ አጠራቅማለሁ ያ ውሃ። ብዙ ለብዙ አገልግሎቶች ይውላል ማለት ነው። ልብስ ለማጠብ ልጆች አሉ የልጆች ልብስ በየሰአቱ ነው የሚቆሸሽ። ስለዚህ ያንን የቆሸሸ ልብስ በየሰአቱ ይታጠባል በየቀኑ ማለት ነው። ከዛ በተጨማሪ ለሽንት ቤት ሽንት ቤት ያው ኮንዶሚኒየም ነው የምንጠቀመው ኮንዶሚኒየም ደግሞ ውሃ ነው የምንጠቀመው በውሃ ነው ስለዚህ ሽንት ቤት። በጣም ብዛት ያለው ውሃ ይፈጀል። ምግብ ለማብሰል ለመጠጥ ለመሳሰሉት ነገሮች ስናውለው። የሰበሰብነው ውሃ ይሄን የተፈለገውን ያህል ቀን ያቆየንም ማለት ነው። እና በተለይ በክረምት አካባቢ የዝናብ ውሃ ትሰበስባለህ ይላል? እንግዲህ ጥያቄው ስለዚህ መልሴ አዎ ነው የሚሆነው ምክንያቱም የዝናብ ውሃ ብዙ ጥቅሞች አሉት። ለብዙ አገልግሎቶች ይውላል ማለት ነው። ልብስ ለማጠብ እንጠቀምበታለን። ለሽንት ቤት እንጠቀምበታለን ምግብ ለማምሰል እንጠቀምበታለን። እንደውም በጣም ንጹህ ከሆነና የቆርቆሮ ንጹህ ነው ብለን ካሰብነን። ለመጠጥም ልንጠቀምበት እንችላለን ለምሳሌ አፍልተን ቆሻሻ ነው ብለን ካሰብነን አፍልተን እንጠቀማለን። ወይም የውሃ ማጣሪያ ካለን ማሽን ካለን። የውሃ ማጣሪያው ላይ አድርገን እንጠቀምበታለን ማለት ነው። ስለዚህ የዝናው ውሃ በጣም ብዙ ጥቅሞችን እየሰጣል በቤት ውስጥ ብቻ እንኳን ማለት ነው። ስለዚህ ልብስ በተለይ ልጅ ካለበት ቤት ላይ ልብስ በየሰአቱ ነው የሚቆሽሸው እና ያንን ልብስ ሁሌ እናጥባለን የቤተሰቡን በአጠቃላይ የኛን የትልልቆችን ልብስ እናጥባለን ሻወር ሰውነታችንን እንታጠብበታለን። ስለዚህ ብዙ ጥቅም ያለው ነው በነፃ የምናገኘው እግዚአብሔር የሰጠን ተፈጥሮአዊ ውሃ ስለሆነ። በብክለት ደረጃም ያው ብዙ ቦታ ላይ ያልደረሰ ስለሆነ ተበክሏልም ማለት አንችልም። እኛ የኛ የራሳችን መውረጃው እየቆሸሸ ካልሆነ ብዙ ጊዜ ንጹህ ውሃ ነው የሚሆነው ማለት ነው። ስለዚህ የዝናብ ውሃ ለብዙ ግልጋ አገልግሎቶች እንጠቀምበታለን ማለት ነው። ከዚህ በተጨማሪ ግን ወደ ገጠሩም በምናይበት ጊዜ ገጠር አካባቢ። የዝናብ ውሃ በተለይ ዝናብ በብዛት በሚዘንብበት ወቅት። ይሰበሰባል በሆነ ሰፊ ኩሬ ነገር ወይም ገደል ነገር ተዘጋጅቶ ወይም ትልቅ መሰብሰቢያ ተዘጋጅቶ ያ የዝናብ ውሃ ይሰበሰባል። የተሰበሰበው የዝናብ ውሃ ለተለያዩ አገልግሎቶች በተለይ በበጋ እንጠቀምበታለን ማለት ነው። አትክልቶችን እናለማበታለን ጎመን ቆስጣ ሰላጣ ድንች የመሳሰሉትን እናለማበታለን ለእንስሳቶች መጠጥ እንጠቀመዋለን። ለቤት ውስጥ አገልግሎቶች ለቤት ውስጥ ሲባል ያው ከመጠጡ ውጭ ለሌሎች ነገሮች እንጠቀመዋለን ምግብ ለማብሰል ምክንያቱም። የተበላሸ እንኳን ቢሆን ምግብ ስናበስል በእሳት ነው የምናበስለው። በዛ ሰዓት ጀርሞችን ያጠፋል ተብሎ ስለሚታሰብ ይሄን የዝናብ ውሃ እንጠቀመዋለን ማለት ነው። ልብስ ለማጠብ እንጠቀመዋለን። ለመሳሰሉት ለሰውነታችንን ለመታጠብ ለመሳሰሉት ነገሮች የዝናብ ውሃ ያስፈልጋል ማለት ነው። ስለዚህ ያው የዝናብ ውሃ ደግሞ የሚገኘው ክረምት ሲሆን ነው በየት በተለይ በኢትዮጵያ ክረምት ነው ዝናብ የሚዘንበው። ስለዚህ በዚህም ወቅት ብዙ የዝናብ ውሃ ይኖራል። ሰዎችም በየቤታቸው ዝናብ በሚዘምብበት ጊዜ የተለያዩ እቃዎችን ሰፋ ሰፋ ያሉ እቃዎችን በማዘጋጀት ከጣራው ላይ የሚያርፈውን ውሃ። በተወሰነች ቀዳዳ በተወሰነች ቱቦ ውስጥ አልፎ በቃቸውም ይሰበሰባሉ ስለዚህ ይሄንን የሰበሰቡትን ውሃ። በቤት ውስጥ ይጠቀሙበታል ማለት ነው። ምክንያቱም ርቀት ቦታ ከመሄድ አንደኛ በቀላሉ በቤት ውስጥ ልናገኘው የምንችለው ውሃ ነው። ስለዚህ ለተለያዩ አገልግሎቶች ይህንን ውሃ መጠቀም እንችላለን ማለት ነው

በልጅነትህ የምትወደው ጨዋታ ምን ነበር? ይላል እንግዲህ ጥያቄው ማለት ነው። ስለዚህ በልጅነቴ ያው ብዙ ጨዋታዎችን እጫወት ነበር ከብት በምጠብቅበት ጊዜ። ከጓደኞቼ ጋር አቻ የሆኑ ጓደኞቼ ነበሩ ከእነሱ ጋር። የተለያዩ ጨዋታዎችን እጫወት ነበረ ከእነዚህ መካከል። ሱ የሚባል ጨዋታ አለ ሌባና ፖሊስ የሚባል ጨዋታ አለ። ኮርኪ በመጠቀም ኮለለች የምትባል የሚባል ጨዋታ አለ ብይ ጨዋታ አለ ስለዚህ እነዚህ ሁሉ ጨዋታዎች። ከጓደኞቼ ጋር በመሆን እጫወት ነበር ማለት ነው። በጣም ደስ የሚል ጊዜ ነው የዛን ጊዜ። ያው በቡድን በቡድን እንደራጃለን ለምሳሌ ሌባና ፖሊስ። ያው በቡድን በቡድን። ያቻ የሆነ ሰው ሁለት ሁለት ይሆናል ስለዚህ ያ ሁለት የሆነ ሰው አንዱ ለአንደኛው ቡድን አንዱ ለአንደኛው ቡድን ይሆን እና ጨዋታው ይካሄዳል ማለት ነው። ጨዋታው ያው ፍጥነትን ይጠይቃል ሩጫ መሮጥን ይጠይቃል። ብልሃትን ይጠይቃል እና በዚያን ወቅት ሌላና ፖሊስ እጫወት ነበረ። እኔም በዚያን ወቅት የተሻለ ከሰዎች ጋር እሮጥ ነበር ከልጆች የተሻለ ሮጥ ነበር። ልጆች በሚነኩበት ጊዜ በሚያዙበት ጊዜ። ሩጠን እናስፈታ ነበር። እና እነዚህን እና የመሳሰሉትን ጨዋታዎች። ጊዜ ሌዋና ፖሊስ እየተባለ እንጫወትላለን ማለት ነው። ሌላው ብይ የሚባል አለ ብይ። ጨዋታ በክረምት ወቅት በተለይ በግንቦት ሰኔ አካባቢ። የብይ ጨዋታ የተለመደ ነው። ስለዚህ ይሄን የብይ ጨዋታ እጫወት ነበር እኔ ማለት ነው ብይ ከሁለት አይነት ነገር ነው የማገኘው። አንደኛ ገበያ ላይ የሚሸጡ ብዮች አሉ። ለሁለተኛ እኛ ደግሞ የምናዘጋጃቸው ብዮች አሉ። ከጭቃ አድቦልቡለን ማለት ነው። ስለዚህ እነዛ ከጭቃ የተሰሩ ብዮችን እንጠቀማለን ከዛ ውጪ ደግሞ አቅም ካለን ቤተሰቦችን ለምነን ወይም ደግሞ ጠይቀን ብይ እንዲገዛልን እናደርጋለን። የብረት ብዬ ውሃ ብይ ይባላል የውሃ ብይ ግዙልን ብለን። ያንን ይዘን እንጫወታለን ማለት ነው። ያው በምንጫወትበት ጊዜ አሸናፊው የተሸናፊውን የሚቀጣበት መንገድ አለ። ያ እንግዲህ እንደ በሁለቱ ተጫዋቾች በሁለቱ ጓደኛሞች ስምምነት መሰረት የሚካሄድ ነው ማለት ነው። ቀለል ያለ ቅጣት ሊሆን ይችላል ከበርድ ያለ ቅጣት ሊሆን ይችላል። ሁለቱ በተስማሙት መሰረት። ጨዋታው ይካሄዳል ማለት ነው። ሌላው ሶብ የሚባለው ጨዋታ አለ። ሶቭ የሚባል እንግዲህ የሆነች እቃ ዳኛ አለው። ስለዚህ ዳኛው ቁጭ ብሎ የሆነች እቃ ትደበቃለች። ሁለት ግሩፕ ይመሰረታል ማለት ነው። ስለዚህ እነዛ ሁለቱ ግሩፖች። አይናቸውን ጨፍነው ይጨፍናሉ በዛን ወቅት ዳኛው እቃዋን ወስዶ የሆነ ቦታ ይደብቃታል። ስለዚህ ያችን እቃ። ፈልጎ ያመጣ ቀድሞ ፈልጎ አግኝቶ አምጦ ለዛ ለዳኛው ያስረከበ የጨዋታው አሸናፊ ይባላል ማለት ነው። ስለዚህ በዚህ መልኩ ብዙ ትግሎች አሉት መሟጨቆች አሉት። መጀመሪያ ያገኘሁልሽ ለዳኛው ቀድሞ እንዳይሰጥ ይያዛል ይሞጨቃል ይከበባል። የተለያዩ ስልቶች። ደግሞ ለጓደኛው ቀስ አድርጎ ያስረክባል ይሰጣል ያኛው ደግሞ እንደገና ይያዛል እየተባለ። በጣም ደስ የሚል ጨዋታ። ጨዋታው ያው የሚካሄደው ተመጣጣኝ የእድሜ ደረጃ ባላቸው ሰዎች አማካኝነት ነው። ተመጣጣኝ ጉልበት ይኖራቸዋል ተብሎ የሚታሰቡ ተመጣጣኝ እድሜ ደረጃ ቁመት በመሳሰሉት። ተወ እንትን ብለው ነው ታይተው ነው ማለት ነው። ጓደኛሞች የሚመረጡት ማነው? ከዛ በኋላ ያው ቅጣቱን አሁንም በሁለቱ ቡድኖች መካከል ባለው ስምምነት ነው። ቅጣቱ ምን ይሁን? ለምሳሌ አንዳንዴ ሰዎችን መሸከም ሊሆን ይችላል። የተለያዩ ቅጣቶች አሉና። እነዚህ እነዚህን የመሳሰሉ ጨዋታዎች በልጅነቴ እጫወት ነበረ ማለት ነው። የልጅነት ጨዋታ በጣም ደስ የሚል ነበር። ከጓደኞች ጋር ድብብቆ ሻለ መደበቅ አኩኩሉ የመሳሰሉት ጨዋታዎች ይካሄዳሉ። ስለዚህ እነዚህን ሁሉ ጨዋታዎች እንጫወት ነበር ማለት ነው።

ሽማግሌዎችን እንዴት ታከብራለህ? ይላል እንግዲህ ጥያቄው ያው ሽማግሌዎች በተለያዩ መንገዶች ይከበራሉ ምክንያቱም ሽማግሌ የሚባሉት። እኛን ወልደው ያሳደጉ ያስተማሩ ለስራ ያበቁ። ተንከባክበው ለብዙ ነገር ያደረሱ ስለሆነ ማንኛውም ሽማግሌ። መከበር አለበት በተለይ በኢትዮጵያ ሽማግሌ ይከበራል ቅድሚያ ይሰጣል በማንኛውም ቦታ። የተለያዩ ቅድሚያ የሚሰጣቸው ቦታዎች አሉ ማለትነው። ስለዚህ እንደ አጠቃላይ ግን ሽማግሌን እንዴት ታከብራለህ ለሚለው? በተለያዩ መንገድ አከብራለሁ። ለምሳሌ በቤት ውስጥ የሚኖሩ ከሆነ ለእነሱ የተለያዩ አገልግሎቶች ቅድሚያ ለእነሱ እንዲሰጡ። ከውጭ ወደ ቤት በሚገቡበት ጊዜ። ቦታ በመልቀቅ የሚቀመጡበትን ቦታ በማዘጋጀት። እግራቸውን በማጠብ የተለያዩ ስራዎችን በመስራት ልብሳቸውን በማጠብ። ሽማግሌዎችን መንከባከብ ይቻላል ማለት ነው። በተለይ እናት አባት ሽማግሌ ከሆኑ ልብሳቸውን ማጠብ የማይችሉ ከሆኑ በየወቅቱ ልብሳቸው መታጠብ አለበት። ምግባቸው በስርዓት መዘጋጀት አለበት የሚበሉት ምግብ ተመጣጣኝ መሆን አለበት። ምክንያቱም እድሜ በገፋ ቁጥር በሽታ የመከላከል አቅማቸው እየቀነሰ ነው የሚሄድ እና። የተመጣጠነ ምግብ ያው ትንሽ ትንሽ ነው። ሽማግሌዎች ያው እንደሚታወቀው የሚመገቡ ያንን የተመጣጠነ ምግብ። እንዲያገኙ ማድረግ ይቻላል ማለት ነው። ስለዚህ በዚህ በዚህ መልኩ እናት አባቶቻችንን ወይም ሽማግሌዎችን ማክበር እንችላለን ማለት ነው። ለምሳሌ እኔ አያቶች አሉኝ የእናቴ እናትና አባቶች ማለት ነው። ስለዚህ እነሱ ሽማግሌ ናቸው። ግን ሽማግሌም ሆነው ያው የተለያዩ ስራዎችን ይሰራሉ። ግን ያው እንክብካቤ ደግሞ ያስፈልጋቸዋል ማክበር ያስፈልጋል። ስለዚህ እኛ እነሱ የሚሉንን እሺ ብለን ነው የምንቀበለው ብዙ ጊዜ። ያው የሚያመጡት ሀሳብ አለ ብዙ ጊዜ ከልምድም ያገኙት ስለሆነ ሀሳባቸውን የመቀበል የምንቃወምም እንኳን ከሆነ። በስርዓቱ በትህትና አይ እንደዚህ ቢሆን እኮ እንደዚህ ነው ብለን። ሀሳባቸውን እንቀበላለን ግን እንደዚህ ቢሆንስ ብለን የኛን ሀሳብ ደግሞ። የመናገር እና እነሱን የማሳመን ስራዎች ይሰራሉ። ከዚህ ውጪ ያው ሽማግሌዎች ስለሆኑ የተለያዩ እርዳታዎች ያስፈልጓቸዋል የጉልበት እርዳታ የገንዘብ እርዳታ። ልብሳቸው ሲያልቅ ልብሳቸውን መቀየር አዲስ ልብስ መግዛት የሚያስፈልጋቸውን ነገር ሁሉ እየተመካከርን ልጆች እናደርጋለን ማለት ነው። ስለዚህ ለምሳሌ እህል የሚሰበሰብ ከሆነ የነሱ የሚዘራ ከሆነ ቅድሚያ እነሱን አይዟችሁ በርቱ በማለት ስራ የማገዝ ነገር አለ። የሌሎችም የተለያዩ እርዳታዎች ይደረጋል ማለት ነው። ስለዚህ ሽማግሌዎች በዚህ መልኩ ይከበራሉ። ከቤት ውጪ ደግሞ ማንኛውም ሽማግሌ በሚያጋጥምበት ጊዜ ያው ሽማግሌ መከበር አለበት። ብያለሁ ለምሳሌ በትራንስፖርት ቦታ ሽማግሌ ያከብርን። ለምሳሌ ባስ ውስጥ ትልቅ ባስ ውስጥ አንድ ወጣት ተቀምጦ ሽማግሌ ቁሞ አይሄድም ይሄ በጭራሽ የማይሆን ነገር ነው። ለምሳሌ እኔ ቁጭ ብዬ እሱ ቆሞ የሚሄድበት እድል የለም። ምንድነው? ተነስቼ እዚህ ጋር ተቀመጥ ብዬ እኔ ቆሜ እሄዳለሁ ማለት ነው። ስለዚህ ይሄ ትልቅ ለኔም ክብር ነው ለነሱም ትልቅ ክብር ያስፈልጋቸዋል ማለት ነው። ምክንያቱም እነሱ ያቆዩዋት ሀገር ናት። እኛ የምንኖርባት እነሱ ያቆዩት ሀብት ነው። እነሱ ናቸው። እኛን ያስተማሩንና በዚህ በዚህ መልኩ ማንኛውም ሽማግሌ ይከበራል ማለት ነው። ስለዚህ በማንኛውም ክብር በሚያስፈልግበት ቦታ ሁሉ ሽማግሌዎች ክብር ማግኘት አለባቸው። ለምሳሌ መንገድ እንኳን በምንሄድበት ጊዜ ወደ ተቃራኒ አቅጣጫ መቆራረጥ ይባላል። እና ቁመን አሳልፈን ነው እነሱን ቁመን አሳልፈን ወደሚሄዱበት ቦታ እንዲሄዱ አቅጣጫ እርዳታ ሲያስፈልጋቸው። በመንገር እርዳታ በማድረግ ድጋፍ የሚያስፈልጋቸው ከሆነ ድጋፍ አድርገን ወደሚፈልጉበት ቦታ እንዲሄዱ እናደርጋለን ማለት ነው። ስለዚህ ስራ እንኳን እየሰሩ ከሆነ እኛ ማገዝ አለብን። እነሱን ማንኛውም ሽማግሌ እናት ይሁን አባት ይሁን ወይም ሌላ ማንኛውም ባዳ ሽማግሌ ከተባለ እና እርዳታ የሚያስፈልገው ከሆነ። እርዳታዎችን እናደርጋለን ማለት ነው

ዶሮ አለህ ይላል እንግዲህ ያው ዶሮ የለኝም በአሁኑ ደረጃ። ምክንያቱም አሁን ያለሁበት ቦታ ዶሮ ለማርባት በቂ ስላልሆነ ወይም የተመቻቸ ስላልሆነ። ዶሮ የለኝም ግን ዶሮ እንዲኖረኝ እፈልጋለሁ ምክንያቱም ዶሮ ብዙ ጥቅሞች አሏት። እንቁላል ትሰጣለች እንቁላል ደግሞ ተሽጦ ብር ገንዘብ ማግኘት ይቻላል። ወይም ደግሞ እንቁላሉን ቤት ውስጥ መመገብ ይቻላል ማለት ነው በለምግብነት እንጠቀምበታለን። በተለይ ልጆች ካሉ ቤት አካባቢ እንቁላል ያስፈልጋቸዋል በየእለቱ ፕሮቲን ነገር ስለሚያስፈልጋቸው። ስለዚህ እንቁላል ደግሞ አንዱ ትልቁ ለህፃናት የሚመች ምግብ ነውና በተለያየ መልኩ ተዘጋጅቶ ለምግብነት እንጠቀመዋለን ማለት ነው። ሊቀቀል ይችላል ወይም ደግሞ በፍርፍር መልክ ይሰራል ማለት ነው። ስለዚህ ዶሮ በጣም ላስፈላጊ የሆነች ብዙ ጠቀሜታ ያላት እንስሳናት። ምክንያቱም አሁን እኔ ያለሁበት ቦታ ዶሮ ለማርባት ትንሽ አስቸጋሪ ነው ጠባብ ነው። ቢኖረኝ ግን ሰፊ ሰፋ ያለ ቦታ ባገኝ ግን ዶሮ ማርባት እፈልጋለሁ። ምክንያቱም ዶሮ እርባታ በትንሽ ቦታ ብዙ ደሮችን ማርባት ማስቀመጥ ስለሚቻል ማለት ነው። ብዙ ቦታ አይፈልጉም ግን የተወሰነች የተመች የተመቻቸች ቦታ ካለች እዛ ጋር ዶሮ በማርባት ገቢ ማግኘት ይቻላል ለምግብነት መጠቀም ይቻላል። ለምግብነት ስንጠቀም ደግሞ ሌላ እንቁላል የምንገዛበትን ለሌላ ወጪ እናውለዋለን ማለት ነው። እና ለነዚህና ለመሳሰሉት ነገሮች ዶሮ ትጠቅማለች ማለት ነው። ዶሮም ስጋዋ በጣም ጣፋጭ የሆነ በኢትዮጵያ በጣም ብዙ ሰው የሚወደው ባህላዊ ምግብ ነው። ስለዚህ የዶሮ ስጋ በደንብ በስርዓት ከተሰራ በጣም ጣፋጭ የሆነ ብዙ ሰው የሚወደው ለጤና ተስማሚ የሆነ ነገር ነው። ስለዚህ ይህንን እቺን ዶሮ ማንኛውም ኢትዮጵያዊ በተለይ ወደ ገጠሩ የሀገራችን ክፍል እናቶች አባቶች ዶሮን በብዛት ያረባሉ ለራሳቸው ለምግብነት ይጠቀማሉ። በዓል በሚመጣበት ጊዜ እንቁጣጣሽ ፋሲካ የገና በዓል ወይም ሌሎች የተለያዩ የዘመን መለወጫ በሚሆ በሚሆንበት ጊዜ። እናቶች ወይም ደግሞ ቤተሰቦቻችን ለራሳቸው ያዘጋጃሉ ከራሳቸው የተረፈውን ደግሞ ወደ ገበያ በመውሰድ ገንዘብ ያገኙበታል ማለት ነው። ስለዚህ ዶሮ እርባታ በጣም ወሳኝ የሆነ ነገር ነው። በተለይ ደግሞ በአሁኑ ጊዜ በብዛት ዋጋውም እየጨመረ የሄደ ስለሆነ ምክንያቱም የአንድ እንቁላል ዋጋ አሁን እስከ ሃያ ብር እየተሸጠ ያለበት ሁኔታ ነው ያለ ሃያ የኢትዮጵያ ብር ማለት ነው። ስለዚህ በጣም እየተወደደ ያለ አንድ ዶሮ እስከ አንድ ሺህ አንድ ሺህ አምስት መቶ ድረስ እየተሸጠ ያለበት ሁኔታ ስላለ። ወጣቶች በተለይ ዩኒቨርሲቲ ተመርቀው ስራ ያላገኙ ወጣቶች ሌሎች ቋሚ የሆነ ስራ የሌላቸው ወጣቶች በመደራጀት ሊሆን ይችላል በግል ሊሆን ይችላል። የራሳቸውን የዶሮ ቦታ በማዘጋጀት ጫጩት በመግዛት እናት ዶሮዎችን በማዘጋጀት የስጋ ዶሮ ሊያረቡ ይችላሉ እንቁላል ጣይ ዶሮ ሊያረቡ ይችላሉ ስለዚህ በዚህ መልኩ ህይወታቸውን ያስተካክላሉ የገቢ ምንጭ ያገኙበታል ማለት ነው። ስለዚህ ዶሮ እርባታ በጣም ጥሩ ገቢ የሚያስገኝ ብዙ ልፋት የሌለበት። ግን ያው እንክብካቤ ያስፈልጋታል ዶክተር ያስፈልገዋል ለምክንያቱም ዶሮዎች በቀላሉ ነው በበሽታ የሚያዙት አንዴን በሽታ ከገባ ደግሞ። ብዙ ዶሮዎችን ሊገድል ስለሚችል በቀላሉ በክትባት ካልተቆጣጠርናቸው ወይም መድሃኒት ሰጠን ካልተንከባከብናቸው ልክ አንድ ዶሮ ከተያዘ ሌሎች ዶሮዎችም የመሞት እድላቸው ሰፊ ነው። ስለዚህ በጣም ጥንቃቄ በተሞላበት መልኩ ከተሰራ ግን በትንሽ ወጪ በትንሽ ልፋት የተሻለ ገቢ ማግኘት ይቻላል ማለት ነው። ስለዚህ ዶሮን እናቶቻችን አሁን እኛ ቤተሰብ በቤተሰብ ልክ አላቸው። ፋዘር የራሱ ዶሮ አለው ማዘር የራሷ ዶሮ አላት ሌሎች ልጆች የራሳቸው አንዳንድ ዶሮ በትንሹ አንዳንድ ዶሮ እናት ዶሮ ይኖራቸዋል። ስለዚህ እናት ጆሮዎች ደግሞ እንቁላል ይጥላሉ ጫጩት ያወጣሉ እና የራሳቸው የሆነ ገቢ ያመነጫሉ ማለት ነው